አዎ ማህበራዊ ሚዲያ እጠቀማለሁ በአሁን ሰዓት ማህበራዊ ሚዲያ የማይጠቀም ሰው አለ ብዬም አላምንም ማህበራዊ ምድያ ብዙ ነገሮችን ይፈታል ከማህበራዊ ምድያ ብዙ ነገር እንማራለን መልእክቶችን በማሃበራዊ ምድያ ይተላለፋሉ በአጭሩ ማህበራዊ ምድያ በአሁን ሰዓት ኑሯችን ማለት ይቻላል ሁሉ ነገር ገንዘብን በማህበራዊ ምድያ ማግኘት ይቻላል ስለዚህ እኔ በደንብ ማህቀራዊ ምድያን እጠቀማለሁ ለ ጥሩ ነገር ነው የምጠቀመው ስጠቀም ለመጥፎ ነገር አልጠቀምም አንዳንድ አውቃለሁኝ አንዳንድ ሰዎች ለመጥፎ ነገር እንደሚጠቀሙት ማህበራራዊ ምድያ ይህ አግባብ አይደለም ልክም አይደለም ከዚህ ድርጊታቸውም ሊታረሙ ይገባል ብዬ አስባለሁ ከዚህ ውጪ ግን ማህበራዊ ሚዲያ በጣም ጠቃሚና ለሰው ልጆች ጠቃሚ መረጃዎችን የምናገኝበት ስለሆነ እኔም ይሄን አምኜ ማህበራዊ ምድያን እጠቀማለ።